እኔ ፎቶዎችን የማስቀምጠው የስልኬ ማጠራቀሚያ ጋላሪ ውስጥ ነው። አብዛኛው ጊዜ የማነሳቸውን ፎቶዎችም ሆነ የምነሳቸውን ፎቶዎች ብዙ ጊዜ የማስቀምጠው ያው እንደዛው ማለት ነው ጋለሪ የስልክ ጋለሪ ውስጥ ነው። አንዳንዴ ደግሞ በተለይ በድሮ ላይ በካሜራ በልጅነታችን ሲሆን የልጅነት ፎቶዬ አሁን አብዛኛው ጊዜ ያለው ፍሬም ውስጥ ነው የፎቶ ማስቀመጫ ማለት ነው። ፍሬም ውስጥ ነው የሚደረገው። እና አብዛኛው የልጅነቶች እንትኖች የልጅነቶች ፎቶዎች አብዛኛው የሚቀመጡት እዛ ላይ ይሄ ብቻ ሳይሆን ያው የእህቶቼም የቤተሰቦቼም ምናምን የድሮ ፎቶዎች ብዙ ጊዜ የምቀመጠው ያው ያ ፍሬም ውስጥ ነው ማለት ነው። እና በጣም ደስ የሚል ትዝታ ነው የሚኖረው። አንዳንድ ጊዜ እንዲህ ሲደብረን። አንዳንድ ጊዜ እንዲህ ፎቶዎችን በፍሬም ምናምን እናያለን ምናምን የልጅነታችን ፎቶ ህፃን ሆነን በቃ የሁላችንም እኛ ህፃን ሆነን። የእናቶቻችን የአባቶቻችን ደግሞ ልጅ ሆኖ የአራቶቻችን ልጅ ሆኖ ምናምን የነሱን ፎቶዎች ደግሞ እናያለን ምናምን እንደሰታለን። እንስቃለን ምናምን እና ብቻ በጣም ብዙ ደስ የሚል ነገር አለው። ይሄ ፎቶ በማስቀመጥ አንድም እንደ ትዝታ ነው ዝም ብሎ አሁን ለዛ ጊዜ ምንም ነገር ላይመስል ይችላል። ያው ግን አልፎ የሆነ ደረጃ ላይ ሲሆን ወይ ደግሞ ከብዙ አመታት በኋላ ያንን ፎቶ ስታየው በጣም ትደሰታለህ ትደነቃለህ። ያው ለውጡም ደግሞ ማየት እንጀምራለን ምናምን ምን? ተቀየረ ምናምን የሚለውን ያን ያን እንትን እንላለን እናያለን ምናምን በቃ ብዙ ትዝታዎች ምናምን ይኖራሉ። በዛ ፍሬም ውስጥ በማስቀመጣችን እና ያው እንደዛ ነው ማለት ነው

ያው የስራ ልብስ ሳይሆን እኔ ተማሪ ስለሆንኩኝ ያው ዩኒፎርም ለተማሪ ደግሞ ዩኒፎርም ነው። እንትን ማለት ነው ዩኒፎርም ስለሚለምስ ያው ግዴታዬ ዩኒፎርም መልበስ ስላለብኝ ዩኒፎርም እለብሳለሁ ማለት ነው። ዩኒፎርም እንግዲህ ያው በየቀኑ ማማረጥም አይቻልም የዩኒፎርም ህግ እንግዲህ በየቀኑ ያው እኔ እኛ እኔ አሁን አስራ ሁለተኛ ክፍል ስለሆንኩኝ አስራ ሁለተኛ ክፍል ስለሆንኩኝ እኔ አሁን? ምንድነው እኛ የራሳችንን ሹራብ አሰፍተናል እና የአስራሁለቶች ብቻ ማለት ነው። እንደ አስራ ሁለት ብቻ ስላሰፋን እሱን ነው አሁን የምንለብሰውና እና እኛ ሹራብ እና ቲሸርት ነው። ሹራቡ ጥቁር ነው። ቲሸርቱ ደሙ ነው ነጭ ነው። ያው ቲሸርቱ መጀመሪያ ጋር ከዛ ሹራቡን ነው የማደርገው። እንትን እሱን የምናደርገው ደግሞ ሰኞ ማክሰኞ ሀሙስና አርብ ነው። እሮብ ብቻ ነው እንደ ትምህርት ቤቱ ሸሚዝና ሱሪ ነው የምናደርገው። እና ያው ሮብ ሮብ ሲሆነ እንደ ትምህርት ቤቱ ሸሚዝ እንለብሳለን። ሰኞ ማክሰኞ ሀሙስና አርብ ደግሞ ሰኞ መክሰኞ ሀሙስ እና አርብ ደግሞ የ ያሰፋነውን የትምህርት እንትን ነው። የአስራ ሁለተኛ ክፍል ብቻ የሚቻለውን እንለብሳለን ማስነው ከዛ ቅዳሜ ደግሞ ማጠናከሪያ ትምህርት አለ። ያው ለማጠናተ ለማጠናከሪያ ትምህርት ብቻ ነው ልብስ ለብሰን የምንመጣው። ከሰኞ እስከ አርብ ባሉት ጊዜ ውስጥ ዩኒፎርም ነው የምንለብሰው። ከዛ ቅዳሜ ቅዳሜ ብቻ ነው። ልብስ ምናምን የፈለግነውን ልብስ መልበስ የምንችለው ማለት ነው።

ያው ብዙ አይነት ነው እንግዲህ አሁን እኔ የምኖረው ከቤተሰቤ ጋር ስለሆንኩኝ። ያው ከቤተሰብ ጋር እስከኖርኩ ድረስ እንግዲህ ያው ቤት ውስጥ የምንገለገልባቸው ብዙ እቃዎች አሉ በጣም ብዙ ማለት ነው። ያው ቤት ውስጥ እስከኖርን ድረስ እንግዲህ የተለያዩ ማን ለምሳሌ ምን እንወስዳለን? ያው መጥረጊያን እንወስዳለን ያው ቤት ውስጥ ምና ቤት ውስጥ ሲቆሽሽ ምናምን ምንጠርግበት። መወልወያ ቤቱን ከጠረግን በኋላ ያው ቆሻሻውን ካነሳን በኋላ በሳሙና ምናምን አድርገን በመወልወያ ቤታችንን የምናጸዳበት ማለት ነው። ይሄ የደረ መጀመሪያ ካነሳነው በኋላ አረፋውን እንትኑን አቧራውን ካነሳን በኋላ የቀረውን ፓርት ደግሞ በደንብ እንዲጸዳልን ደግሞ ቤቱን እንወል እንወለውለዋለን መወልወያ እንጠቀማለን ማለት ነው። በተረፈ ያው ምግብ ለማብሰል ያው የምንጠቀመው ደግሞ እስቶቭ ነው። እስቶቭም መብራት ከጠፋ ደግሞ ያው በማንደጃ እሳት አቀጣጥለን ማንደጃን እንጠቀማለን ብዙ የቤት እቃ አለ። ሌላ ምንን መውሰድ እንችላለን? አዎ ለምሳሌ የምንበላባቸው ሳህኖች ምግብ ምንበላበት ሳህን እሱም አንድ መገልገያ እቃ ነው። የምንጠጣባቸው ሲኒዎች የምንጠጣባቸው ብርጭቆዋች ኒኬል እነዚህን ምናምን እንዳለ የምንገለገልባቸው ናቸው። ሌሎችም ብዙ አሉ ደግሞ ቲቪ ሊሆን ይችላል። ቲቪ እንዲህ ቁጭ ብለን ምናምን አንዳንዴ ማታ ማታ አንድላይ ተሰብስበን የምናየው ቲቪም እሱም መገልገያ ነው። ተቀም የምንቀመጥበት ሶፋ አለ። ቲቪ ስናይ ማለት ነው ስንመገብ ደግሞ የምንቀመጥበት የምግብ ጠረጴዛ በሱ እሱን ሌላም ከዛ ደግሞ ምን አለ ሌላ ደግሞ ምኖች አሉ ሌላ አሁን ፍሪጅ አለ። ለማቀዝቀዝ ውሃ ለማቀዝቀዝ የምንጠቀምበት የሆነ ምግብ ሳይበላሽ እንዲቆይ የምናስቀምጥበት ምግብ ምግብ ሳይበላሽ የምናስቀምጥበት ቦታ የተለያዩ እቃዎችን የምናስቀምጥበት ፍሪጅ አለን። ሌላ ደግሞ ያው አልጋ አለን እንግዲህ ያው የምንተኛበት አልጋ አንድም እሱ መገልገያ እቃ ነው። ብዙ ነገሮች ያሁሉ ስልኮች ምናምን እሱም አንድ ያው የቤት ውስጥ አይባልም ግን መገልገያ ናቸው። የተለያዩ ያው የሳሎኖቹ እቃ ውስጥ ብፌ ምናምን እቃ ማስቀመጫ የተለያዩን አሁን ብፌ ብዙ እቃዎችን የምናስቀምጥበት ሊሆን ይችላል። ከመኝታ ቤት ደግሞ የተለያዩ ልብስ ማስቀመጫ ሳጥኖች እነሱን መውሰድ እንችላለን። ከዛ እቃ ቤትም ደግሞ አሉ እቃ ቤት የተለያዩ ቅድም እንዳልኩት ስቶቭ አለ ድስት አለ። የተለያዩ የመመገቢያና የመጠጫ እቃዎችም ምናምን ብቻ በጣም ብዙ አሉ ሰርቪስ ደግሞ ወይም ደግሞ ይሄ ውስጥ ብዙ የመሳሪያ እቃዎች አሉ። ይሄ የመሳሪያ የተለያዩ መዶሻም ምናምን ብቻ የሚያገለግሉ ምናምን እነዚህ ነገሮች ምናምን በቃ እናስቀምጥበታለን ምናምን ብቻ ብዙ እቃዎች አሉ ማለት ነው።

እኔ ብዙ የመጽሐፍ አንባቢ አይደለሁም እኔ ብዙም ማለት ነው። ግን እስከዛሬ ካነበብኳቸው ጥቂት ከሚባሉ መጽሐፎች ውስጥ መቼም ማረሳው እና በጣም ደስ የሚለኝ በትዕግስት በሳይኮሎጂስት ትዕግስት ዋልተንጉስ የተጻፈው ምን ሆኛለሁ የሚለው መጽሐፍ ነው። እና ያው መጽሐፉ እንግዲህ ያው ከደራሲውም እንደምንረዳው የሳይኮሎጂ መጽሐፍ ነው። ከአእምሮ ጋር የሚገናኝ ማለት ነው። እና መጽሓፉ በጣም ብዙ ነገሮችን የያዘ እኛ ለምንድነው ሰው ለምንድነው የሆነ እምቢ ማለት የማይችለው? የሆነ ነገር በቃ የሆነ ነገር ስትጠይቁ እምቢ ማለት የማይችለው የሆነ ነገር። አላደርግም ከዚህ በኋላ ይሄን ነገር አላደርገውም ብሎ ለምንድነው ይሄን ነገር የሚያደርገው? ከልጅነት ቁስለት ጋር የተለያየ የልጅነት ቁስል ያለብን ምናምን የአእምሮ ቁስሎች ከእነሱ ጋር የተገናኙ ነገሮች ምናምን ብዙ ነገር የሚዳስስልን መጽሐፍ ነውና ያው በጣም ደስ ብሎኝ ያነበብኩት አስታውሳለሁ። ክረምት ላይ ነበር እና ያነበብኩት እሱን መጽሐፍ በትንሹ በትንሹ እያረኩ ነው እንደውም እንዳያልቅብኝ እየቆጠብኩ ነበር። ለማለት እችላለው አስር አስር ፔጅ እያነበብኩኝ ነበር። እና መጽሐፉ ያኔ ሁለት መቶ አርባ ፔጅ ነበረው። የሆነ መጀመሪያ አካባቢ ትንሽ አነበብኩና እስከ ሃያ ምናምን ፔጅ ከዛ አስር አስር ለምን አላደርገውም ብዬ አስር አስር ምናምን እያነበብኩኝ በአንድ በሃያ ቀን ምናምን ነው የጨረስኩት። መጽሐፉን እና በጣም አሪፍ መጽሐፍ ምናምን ነበር። በጣም ከብዙ ነገሮች የሚዳስስ በጣም ብዙ ራሳችንን እንድናይ ራሳችንን እንድንጠይቅ ስለራሳችንን እንድናውቅ የሚያግዘን መጽሐፍ ነው። እና በጣም ደስ የሚል መጽሐፍ ነበር እና እሱ መጽሐፍ መቼም አልረሳውም። በጣም ነው ምወደው እሱን መጽሐፍ እናም ያው ደግሜም ደግሞ ላነበው አስቤያለሁ። እንግዲህ መጽሐፉ አንድ ጊዜ ብቻ ተነቦ ልብ ወለድ ሳይሆን ያው ልብ ወለድ ሳይሆን የሳይኮሎጂ ምናምን ስለሆነ እነሱን መጽሐፍ ደግሞ ብዙ ጊዜ በመደጋገም ምናምን ነው። በደንብ ማወቅ መረዳትም የሚጠቅመው ምናምን እንደዛ በመደጋገም ስለሆነ። ከዚህም በኋላ እንግዲህ ያው ደግሜ አነባዋለሁ ብዬ አስባለሁ። አሁን ላይ ሳይሆን ክረምት ላይ ሲሆን አሁን ትንሽ ትምህርቴ ላይ ምናምን ፎከስ ስለማረግ ታይም ብዙ አይበቃኝም በዛ ምክንያት። ላይመቸኝ ስለሚችል ያው አሁን ላነበው ያሰብኩት እንግዲህ ክረምት ላይ ነው። እና ክረምት ላይ ድጋሚ አንብቤ ሞር ደግሞ በተጨማሪ በጣም የተለያዩ የረሳኋቸውን ሀሳቦች ደግሞ በደንብ እንዲይዝበት ምናምን ከበፊቱ የተሻለ በደንብ ደግሞ ድጋሚ በደንብ የተሻለ በተሻለ መንገድ እንድረዳውም እንዲያግዘኝም እንደዛም እንትን ደግሜ ማንበቤ ያው ይጠቅመኛል ማለት ነው። እና ያው ክረምት ላይ ደግሜ አነበዋለው ማለት ነው። እሱን መጽሐፍ

በእጅ መሸመን ሽመና እንኳን እኔ ብዙ አልችልም ሽመና። ያው ብችል ከም ብችል ከምፈልጋቸውና ከምወዳቸው ጥበቦች መሃል አንዱ እሱ ነው። እንግዲህ ሽመና በጣም ምርጥ ስራ ነው በጣም የሚያስደስት ስራ ነው ሲመስለኝ። ያው ሸምኜ ባላውቅም እኔ ሲሸመን በተለያዩ በአካልም ሆነ በቲቪ ተመልክቼ አውቃለሁና። በበቃ በሽመና ጊዜ ሲያቅርጹ ቅርጽ ሲያወጡ ጥበቡን ሲሰሩ ምናምን ጥላት ሲሰሩ በጣም ነው ደስ የማይመጣው ነው። የምማራከውና በዛ ነገር ያው ሽመና ላይ ብዙም እንዴት እንደሚደረግም አላውቅም። እንግዲህ የሆነ ሳያንቀሳቅሱት ምናምን በግራሽ ተጠቅመው ምናምን ሲያንቀሳቅሱት ነው የማውቀው። እና ያው እንዴት እንደሚደረግ ምናምን አላውቅም። ብዙም የሆነች የምትገባና የሆነች የምትወጣ ከግራ ከግራ ወደ ቀኝ የምትንቀሳቀስ የሆነች ነገር አለች ምናምን በቃ እሷ ምናምን አትገባኝም። ብዙም ግራ ግራ ያጋባኛል እና ያም ያ ነገር ያው ብዙ እንትን ያስበለኛል። ግን ያው ውጤቱ ምናምን ሳይ ያው ከሽመና እንግዲህ የሚገኝ የተለያዩ የጥበብ ልብሶች ነውና ያው የልብሶቹን እንግዲህ ቅርጾች ሳይ የልብሶቹ አይነት የጥበቦቹ አይነት የጥበቦቹ የአሰራር መንገድ ሳይ በቃ ሽመናን ነው። ቀድሜ የማደንቀውና ያው በዛ ምክንያት። ሽመናን እኔ ብችል እና ባውቅ ብማር እና ብሰራ ከዛ ሰርቼ ደግሞ ሌሎችን ደግሞ ባስተምር በዚህ በሽመና ሙያ ላይ በጣም ደስ የሚለኝ ነገር ነው። እና እንግዲህ እንደዛ ባላውቅ ደስ ይለኛል። ያው ለወደፊቱም አሁን ላይ እንኳን ብዙም ፎከስ የማደርገውም ትምህርቴም ላይ ስለሆነ ያው ወደፊት ግን ያው ቀድሜ ማነው ወደፊት ላይ የሆነ ሰዓት ላይ ሽመናን ተለማምጄ መስራት እፈልጋለሁ። ማለት ነው

ሌሎችን ማበረታታት እችላለሁ ብዬ አስባለሁ ያው ከሚነቅፍ መህል አይደለሁም። በጣም ደግሞ አላበረታታም ያው ግን መሃል ላይ። ያው የሆነ ሰው የሚሆነው ነገር አይታወቅም በህይወትም ሊሆን ይችላል። በስራም በትምህርትም ሊሆን ይችላል። ተስፋ ሲቆርጥ ያው በተለይ በትምህርት ብንል እንደውም ሞር ያስኬዳል። ያው በማበረታታት ሞራል በመሆን። ያው የሆነ አሁን ለምሳሌ ምሳሌ መውሰድ እንችላለን። የሆነ በጣም እንትን የሚል ይሄ የሚያጠና ተማሪ ከዛ አጥንቶ ግን ፈተና የማይሰራ ምናምን ሊሆን ይችላል። በራሱ ተስፋ ሚቆርጥ በተለይ አሁን ኢንትራንስ ተፈተኞች ስለሆንን እኛ። የሆነ በጣም የሚያስፈራ ነገር ይሄ ነው ያስፈራል ትንሽ አሁን አጥንቼዋለሁ ከዛ ግን ይጠፋብኛል ምናምን የሚል አለ። ከዛ ደግሞ እንደዚህ እያጠናሁ ምናምን ፈተና እየሰራሁ አይደለም ክላስ ውስጥ የምንፈተነው ፈተና ምናምን መስራት ከብዶኛል ለሚል። እንግዲህ እያበረታታው ምናምን ከራሴም ጋር እያጽናናሁዋቸሁ ነው። እኔም እኛም እኔም እኮ አልሰራሁም ምናምን እላለሁ አንዳንዴ እነሱን ለማጽናናት። አንዳንዶቹን ደግሞ ከራሴ ቲፕ በመስጠት የሆነ ለምንድነው የሆነ እረሳዋለሁ ለሚሉ። ያው ጥያቄ ብትሰሩበት ሞር በዛ ባጠናችሁበት ርዕስ ዙሪያ ላይ ጥያቄዎች በደንብ አደረጋችሁ ትሰሩበት ታስታውሱታላችሁ ምናምን። እንደዚህ አይነት ምክሮች እየመከርኩኝ ምናምን ወደ ጥናታቸው እንዲመለሱና በአዲስ ሞራል እንዲንቀሳቀሱ። እንትን እላለሁ ማለት ነው። እና ያው በዚህም ምክንያት። ብዙዎች ተጽናንተው ምናምን ወደ ጥናታቸው ይመለሳሉ። በተለያየ አይነት ጉዳዮችም ሊሆን ይችላል። እና ብዙ ነገሮችን እንግዲህ በዛ ምክንያት ለሌሎች እንግዲህ ሞራል እና አበረታች መሆን ችያለሁ ማለት ነው። እኔም ለኔም ደግሞ ያው እኔ ብቻ ሳይሆን ሞራል ምሆነው የማበረታታው እኔንም የሚያበርታታኝ ይኖራል እንግዲህ ሰው ነን። ካልተደጋገፍን እንግዲህ አይሆንም ስለዛ። እኔም እንግዲህ ተስፋ የምቆርጥባቸው ጊዜዎች አሉ ምናምን በፈተና ሊሆኑ ይችላል። በህይወትም በኑሮ ሊሆኑ ይችላል እንግዲህ በዛ ምክንያት ያው አይዞኝ የሚለኝ የጠፋም ያው እብቅ ከአብሮኝ ቤት አብሮኝ የሚቆም። ቤተሰቤ አለ። የተለያዩ ጓደኞቼ ምናምን እነሱም ያው በርታ አይዞህ ጠንክር። ምናምን ይሉኛል እና በዛ በዛ ሲያበረታቱኝ ምናምን እኔም በእነርሱ ብርታት ያውእቆማለሁ ተመልሼ። ከደከምኩ ከሆነ ተስፋ የቆረጥኩኝ ከሆነ ይሰለችኝ ከሆነ በዛ በዛ ያው ስልችቴም ይጠፋል። ያው ብርታቴም እንግዲህ ይጠናከራል። እና በዛ በዛ ምክንያት እንግዲህ እኔም ወደ ድሮ አቋሜ ልመለስ ችያለሁ ወይም እመልሳለሁ ማለት ነው። በነሱ ብርታትና ያው እኔ ብቻ ሳልሆን ማበረታታው ሌሎችም ደግሞ እኔን በማበረታታት እኔን ወደ ድሮ ባህሪዬ ወደ ድሮው አቋሜ እንድመለስ ይረዱኛልና ያግዙኛል